በትምህርት ቤት የምወደው ትምህርት ሁለት ናቸው የመጀመሪያው እንግሊዘኛ ነው ሁለተኛው ደግሞ ሂሳብ ትምህርት ነው። እና በተለይ እንግሊዘኛ መምህር ከጀመርኩ ጀምሮ በጣም ደስ ይለኝ ነበር። አዳዲስ ቃላትን መማር እና መናገር ለኔ አስደሳች ነበር። አስተማሪያችንም በጣም ጥሩ ነበር እና ትምህርቱን በቀላሉ ያስተምርን ነበር። የሂሳብ መምህራችንም እንዴት አድርግን ፈተናዎችን ማለፍ እንደምንችል በጣም በቀላልና በዘዴ መንገድ እንዴት ሂሳብን መስራት እንደምንችል ያስተምረን ስለነበር ሁለቱን በጣም ነው የምወዳቸው። በተለይ እንግሊዘኛ በክፍሌ ውስጥ ንባብ ማንበብ መጻፍ እና መናገር እንድንማር አድርጎናል። አንዳንድ ጊዜ ታሪኮችን እናነብ ነበር እና በእንግሊዘኛም እንወያይ ነበር። ይህ እንደ ጓደኞቼ ከሌሎች ሰዎች ጋር እንድነጋገር አግዞኛል ከአስተማሪዬ ጋር ማለት ነው። እንግሊዘኛ መምህር ለወደፊቱ ስራ እና ለግንኙነት ጠቃሚ መሆኑን ተማርኩኝ። ስለዚህ እንግዲህ ሌላው የእንግሊዘኛ መምህሬን የወደድኩት ምክንያት ልክ እንደ ጓደኛ ነበር ይቀርበን የነበረው። ስለዚህ በነጻነት የፈለግነውን ነገር ከእሱ ጋር መነጋገር እንችላለን። ታሪኮችን እንድናነብ ያደርገናል እንዲሁም ደግሞ በክፍሉ ውስጥ በእንግሊዘኛ ውይይት እንዲደረግ ያደርጋል። ተማሪዎችም ይሳተፋሉ እንደነገርኩም እንደ ጓደኛ ስለሆነ የምናየው ብዙም አይከብደንም ነበር እንደፈለግን ነበር እንግሊዘኛውንም የምናወራ የነበረው በዚህ ምክንያት። አስተማሪውን በጣም ልወደው ችያለሁ ማለት ነው። እንዲሁም ደግሞ በትምህርት ቤት ሳለው ከጓደኞቼ ጋር በእንግሊዘኛ መነጋገርም እንሞክር ነበር እርስ በእርስ ማለት ነው አዲስ ቃላትን እንማራለን። በየ ገን በየ ቀኑ እንጠቀምባቸው ነበር። ይህ እውቀታችን እንዲጨመር ረድቶናል። መጽሐፍ ማንበብና ፊልም መመልከት ቋንቋውን እንድንማርም ይረዳናል። ስለዚህ እንግዲህ ያው ቋንቋውን ለማወቅ ከሁሉ በላይ የሚረዳን እርስ በእርስ መግባባታችን ነው። እርስ በእርስ በእንግሊዘኛ ለማዋራት መጣራችን በጣም አስፈላጊ ነበር። ከዛ በተጨማሪ ደግሞ ፊልም መመልከት። መጽሐፍ ማንበብም በጣም ይረዳል በተለይ ፊልም ላይ አንዳንድ ቃላትን ሲጠቀሙ ትመለከታለህ ስለዚህ እንግሊዘኛ ችሎታን ለማሻሻል ይረዳሃል ማለት ነው። በአጠቃላይ እንግዲህ በትምህርት ቤት የምወደው ትምህርት አንደኛ እንግሊዘኛ ነው በዋነኛነት ብዙ ሀሳብም የተናገርኩት ስለ እንግሊዘኛ ትምህርት ስለሆነ ነው። በሁለተኛ ደረጃ ደግሞ ሂሳብ መምህሬን በጣም ነው የምወደው ምክንያቱም ትምህርቱን በግልጽ እና በሚገባ ሁኔታ ነበር ያስተምረን የነበረው እንዲህም ደግሞ ፈተና ላይ ደግሞ እንዴት መወጣት እንደምንችል ጭምር ያስተምረን ነበር። ስለዚህ ይህ ትምህርት አዲስ ነገር እንድንማር እንዲሁም ከአለም ሰዎች ጋር እንድንገናኝ አግዞናል። ዛሬም እንግሊዘኛ መማር እቀጥላለሁ ምክንያቱም ለህይወቴ በጣም ጠቃሚ እንደሆነ ይሰማኛል።

እኔ በቀን ውስጥ ሶስቴ እመገባለሁኝ። ጠዋት ላይ እመገባለሁ፣ ምሳ ሰዓት ላይ እመገባለሁ፣ ከዛ ደግሞ ማታ ላይ እመገባለሁ። እና ምግብ መብላት በጣም የምወደው ነገር ነው፣ ጠዋት ላይ ቀለል ያለ ምግብ ለመመገብ እሞክራለሁ ለምሳሌ እንደ እንቁላል አይነት ነገር ካለ ወይንም ደግሞ ዳቦ በማር ቀባ ቀባ አድርጎ ወይንም ደግሞ ዳቦ በኦቾሎኒ ቅቤ ቀባ ቀባ አድርጎ መመገብ በጣም የምወደው ምግብ ነው። ምሳ ሰአል ላይ ደግሞ ትንሽ ሰውነት ያዝ የሚያደርግ ምግብ ለመመገብ እሞክራለሁ ጥብስ ካገኘሁ ጥብስ እበላለሁኝ፣ እንዲሁም ደግሞ ሽሮም ከተገኘ ሽሮ እበላለሁኝ፣ እንዲሁም ደግሞ ፍርፍር አይነት ነገር ካገኘው ፍርፍርም ለመመገብ እሞክራለሁ። በጣም ነድ ነው ደስ የሚል ማታ ላይ ግን ያው ጨጓራዬንም ትንሽ ስለሚያመኝ ቀለል ያሉ ምግቦችን ነው ለመመገብ ምሞክረው እንደ ፓስታ፣ ሾርባ፣ የመሳሰሉትን ነገሮች ለመመገብ እሞክራለሁኝ። ቀትር ግን ዋና ምግብ ነው የምመገበው ስለዚህ እንጀራ ከወጥ ጋር መብላት እወዳለሁኝ አንዳንድ ጊዜ ሩዝ ወይንም ፓስታ እመገባለሁ ይሄ ሀይል ይሰጣል እና ስራ ለመስራትም ያግዘኛል። ስለዚህ ምግብ መመገብ በጣም አስፈላጊ እንደሆነ መመልከት እንችላለን። የምንመገበውም ያው እንግዲህ ምሳ እቃውን ያው ምሳም ላይ ከሆነ በምሳ እቅ ይዤ ነው የምሄደው ስለዚህ በምሳ እቅዬ ነው የምመገበው፣ እቤት ውስጥ ከሆንኩኝ ግን ያው እንጀራ በወጥም ምመገበው በሳህን አድርጌ ነው ሳኖችን ልጠቀም እችላለሁ። ፓስታ መኮሮኒ የምመገብ ከሆነ ደግሞ ከሳህኖቹ በተጨማሪ ሹካ ሹካ ወይንም ደግሞ ሾርባ ልንጠቀም እንችላለን ስለዚህ ቀለል ያሉ ምግቦችን መመገብ በጣም አስፈላጊ ነው በተለይ ማታ ማታ ላይ ሩዝ ፓስታ መኮረኒ ወይንም ደግሞ ሾርባ የመሳሰሉትን ነገር መመገብ ለሰውነት ሀይል ይሰጣል፣ ለሰውነትም ቀለል ያለ ብዙም ሳይከብድ በደንብ በልተህ መተኛት ትችላለህ። ቀላል ምግብ መመገብ በጣም አስፈላጊ ነው አንዳንድ ጊዜ ፍራፍሬ ወይንም ቀለል ያለ እንጀራ እበላለሁኝ ከመተኛቴ በፊት ከበድ ምግብ መብላት አልወድም። ቀላል ምግብ መብላት እንቅልፌንም ያሻሽላል ለእንቅልፍ ራሱ በጣም ጥሩ ነው ምክንያቱም ጨጓራ ሲሰራ አያድርም ሌሊት ላይ እንዲሁም ሲያጋሳ አያውልም ስለዚህ የተወሰነ ምግቦችን ነው የሚያገኘው ስለዚህ ያም ፈጭቶ ቆንጆ አድርጎ ምግቤም እንቅልፍ ጥሩ ይሆናል ቀደል ብሎ ትሰጠኛለህ እንቅልፍህንም ያሻሽልልሃል ማለት ነው። በአጠቃላይ እንግዲህ በሰአቱ መመገብ ለጤና ጠቃሚ ነው ጤናማ ምግብ መብላት ሀይል ይሰጣል እና ሰውነትን ጠንካራ ያደርጋል፣ በየቀኑ በተመሳሳይ ሰዓት መመገብ ጥሩ ልምድ እንደሆነ ይሰማኛል።

የምወደው ከውጪና ከሀገር ውስጥ ብዬ ብለያየው ደስ ይለኛል ከውጪ ከሆነ ዘ ፐርሲት ኦፍ ሃፒነስ የተባለው ፊልም በጣም ነው የምወደው። ምክንያቱም ይህ ፊልም ስለ ጥረት ስለ ትግስት ስለ ተስፋ የሚያሳይ ስለሆነ በጣም እወደዋለሁ እንዲሁም ደግሞ ያስደስተኛል ፊልሙን መመልከት። ታሪኩ አንድ አባት ለልጁ የተሻለ ህይወት ለመፍጠር ብዙ መከራ እንደሚቀበል ያሳያል። ሁኔታዎች ከባድ ቢሆንም እሱን አይተውም ሆነ ሁልጊዜ ወደፊት ይገፋል። ስለዚህ የምወደው እንግዲህ የመጀመሪያው ከውጪ ከሆነ ዘ ፐርሲት ኦፍ ሃፒነስ ነው። እንደነገርኩህ ፊልሙ ስለ ጥረት ነው የሚናገረው ስለ ትዕግስት ነው ስለ ተስፋ ነው የሚናገረው። ስለዚህ እኔም ወደፊት ደግሞ እንድገፋ የሚያደርገኝ ነው ጥረት እንዳደርግ ተስፋ እንዳደርግ ትግስተኛ እንደሆን የሚያሳይ ስለሆነ በጣም ደስ ይለኛል። ስለዚህ እንግዲህ አባት ውድየው ለልጁ ሲል ብዙ መከራዎችን እንዳሳለፈ እኔም ደግሞ ብዙ መከራዎች ሲያጋጥሙኝ እነዛን ማለፍ እንዳለብኝ ተምሬበታለሁ። ከፊልሙ ሌላው ከሀገር ውስጥ ደግሞ የምወደው ፊልም። የወንዶች ጉዳይ የተባለው ፊልም ነው የወንዶች ጉዳይ ቁጥር አንድ ነው በጣም ደስ የሚለኝ። እና ታሪኩ የሚናገረው ያው አንድ ወጣት ልጅ በጣም ብዙ ጥረት ሲያደርግ ያው እንትን ቤት ውስጥ ገብቶ ሲሰራ ሲፍጨረጨር የሚያሳይ ፊልም ነው። ያም ቢሆን ከዛም ደግሞ ባለትዳር ትዳር ለመፈለግ ደግሞ የሚያደርገውን ጥረት ያሳያል። ስለዚህ እንግዲህ ይሄም ደግሞ በጣም ደስ የሚል ፊልም ነው። ጥረት ማድረግን መፍጨርጨርን የሚያሳይ ነው እና ደግሞ ስራ ሳይንቁ መስራትንም በጣም አስፈላጊ እንደሆነ የሚያጎላ ነው። እዛ ፊልሙ ላይ ምክንያቱም እንጨት ቤት ነበር። ተቀጥሮ ይሰራ የነበረው ስለዚህ እንጨት ቤት ደግሞ መስራት ያው ብዙ ጊዜ በእኛ ሀገር እንደ ትንሽ ስራ ነው ሚቆጠረው። ግን ምን ያህል ስራ ክቡር እንደሆነ። ልፋት የምናደርገው ነገር ውጤት እንደሚያስገኝ የሚያሳይ ነው። ስለዚህ እንግዲህ እነዚህ ፊልሞች በህይወቴ ውስጥ ችግሮች ቢኖሩም ተስፋ መቁረጥ እንደማይገባኝ ተምሬበታለሁ። ከእነዚህ ሁለት ፊልሞች በተጨማሪም ቤተሰብን መውደድ እና ለህልም መታገል እንደሚያስፈልግ ያስተምራል። ስለዚህ በባዶ ጊዜ ይህን ፊልም መመልከት እወዳለሁ እነ ጓደኞቼም እንዲመለከቱት ጥረት አደርጋለሁ።

አዎ ሰዎችን በአይን ለመመልከት እሞክራለሁኝ ከሰው ጋር ስንነጋገር በአይን መመልከት ክብርና ትኩረት እንደሰጠው ያሳየኛል። ይህ ሌላው ሰው የሚናገረውን እየሰማው እንዳለው ያሳያል። እና ውይይቱንም ደግሞ ለማስቀጠል ይረዳል። አንዳንድ ጊዜ አዲስ ሰዎችን ስንገናኝ ትንሽ እናፍራለን። ግን በኋላ ተስማምቼ በአይን መመልከት እጀምራለሁ። ስለዚህ እንግዲህ ሰዎችን በአይን መመልከት መሞከር በጣም አስፈላጊ ነው ማለት ነው። አንደኛ ለሰዎቹ ክብር እንዳለን ያሳያል አይን አይናቸውን እያየን ስናወራቸው። ሁለተኛ ትኩረት እንደሰጠናቸው ያሳያት። በሚናገሩት ነገር ላይ እንደተመሰጥን እኛ ፍላጎት እንዳለን ትኩረት እንደሰጠናቸው የሚያሳይ በመሆኑ። ሰዎችን በአይን አይን እያዩ መመልከት እና ማውራት በጣም አስፈላጊ ነው ማለት ነው። ሌላውም ደግሞ ያው እንደሰማኋቸው እየተረዳኋቸው እንዳለ ውይይቱንም ደግሞ ለማስቀጠል ይረዳል ተጨማሪ ነገር እንዲናገሩ። የሚረዳ በመሆኑ አይን አይን እያዩ መመልከት በጣም አስፈላጊ ነው ማለት ነው። ጊዜ ግን ያው ከሰዎች ጋር ስንገናኝ በተለይ የመጀመሪያችን አካባቢ ከሆነ ሀፍረት ነገር ሊሰማን ይችላል አይን አይን መመልከት ትንሽ ሊያሳፍረን ይችላል። ሆኖም ግን ከዛ በኋላ እየተላመድናቸው ስንሄድ አይናቸውን እየተመለከትን በአክብሮት መመልከት እንችላለን ማለት ነው። ስለዚህ ያው አክብሮት እንዳለን ያሳያል በአይን መመልከት ትኩረት እንደሰጠናቸው ያሳያል ውይይቱን ደግሞ ቀጣይነት እንዲኖረው ያስችላል ማለት ነው። በአይን መመልከት እምነትም ይጨምራል እና ሰዎችን እንደምናከብር ያሳያል። ነገር ግን ሰውን በጣም ረጅም ጊዜ መመልከት አንዳንድ ጊዜ ሊያስቸግር ይችላል ስለዚህ መጠኑን መጠበቅ አስፈላጊ ነው ማለት ነው። በተለምዶ ከሰዎች ኳስ ስንነጋገር በአይን መመልከት ውይይቱን የተሻለ እንዲሆን ያግዛል ብዬ አስባለሁኝ። ስለዚህ እንግዲህ ሌላው ደግሞ ሶስተኛው ነጥብ ምንድነው እሱ? እምነት እንዳለን በእነሱ ላይ እምነታችንን ይጨምራል ማለት ነው በአይን መመልከታችን እንደምናከብራቸው የሚያሳይ ነገር ነው። ውይይቱን እንዲቀጥል ያስችለዋል። ስለዚህ በአይን እየተመለከቱ መነጋገር አስፈላጊ ነው ግን ለረጅም ጊዜ ደግሞ አተኩሮ መመልከትም ደግሞ ችግር ሊያስከትል ይችላል። ስለዚህ ብዙ አለ እንትን አለማለትም ለመጠንቀቅ እንደየሁኔታው በአይን መመልከት በጣም አስፈላጊ ነው

በመስታወት ላይ ብዙ ጊዜ እንደማይ ይሰማኛል። እኔ በቀን ውስጥ ከሰላሳ እስከ ስልሳ ደቂቃ በመስታወት ላይ እመለከታለሁ። ስለዚህ ያው ብዙ ጊዜ ቤት ውስጥ ወይንም መስሪያ ቤትም ደግሞ ሽንት ቤት ውስጥ መስታወት ስላለ እዛ ጎራ ስትል ብዙ ጊዜ መልከህንም ያው አንዳንድ ነገሮች አሉብህንም ነገሮች ለመመልከት ይረዳሃል። ይህም እንግዲህ አእምሮን ለማዝናናት እና ቀኑንም ደግሞ በጥሩ ሁኔታ ለመጀመር የሚረዳ ነገር ነው ማለት ነው። እንዲሁም ደግሞ ተወዳጅ የሆኑ ፊልሞችን ድራማዎችን እና ቪዲዮዎችን ቤት ከተመለከትኩኝ በኋላ ወደ መስታወት ሂጄ አይት የማድረግ ልማድም አለኝ። ስለዚህ በመስታወት እንግዲህ ከሰላሳ እስከ ስልሳ በምስት ደቂቃ ውስጥ የመመልከት ድምድም እንዳለኝ መመልከት ትችላለህ ማለት ነው። እንደዛ ማድረጉም ደግሞ ያው ቀኑን በጥሩ ሁኔታ ለመጀመር ያስችለሃል ምክንያቱም ኮንፊደንስ ይኖርሃል ጥሩ እንደሆንክ ይሰማሃል በመስታወት ስትመለከት። እንዲህም ደግሞ ችግሮችም ካሉ ደግሞ ችግሮቹን ለማስወገድ ይረዳሃል ፊት ላይ አንዳንድ ነገሮች ካሉ አንተ ያላስተዋልካቸው መስታወቱ ቁልጭ አድርጎ ስለሚያሳይህ ከመስታወቱ ላይ ባየኸው ነገር ተመስርተህ አንዳንድ እርምጃዎችን ልትወስድ ትችላለህ። በመስታወት ላይ ጊዜ ማቆም አስፈላጊ ነው ብዙ ጊዜ መመልከት አእምሮን ያጨናንቃል ስለዚህ በትንሽ ትንሽ ስር እየተመለከቱ ማቆም ጥሩ ነው። ያው ከሰላሳ እስከ ስልሳ ደቂቃ ውስጥ በበለው ጊዜ ውስጥ እመለከታለሁ በሚል ጊዜ። ሰላሳ እና ስልሳ አሁን ደቂቃ ሙሉ ቆሜ እመለከታለሁ ማለት አይደለም ግን ያው በየቀኑ የማደርገው ነገር ነው። በቀን ውስጥ ከሰላሳ እስከ ስልሳ ደቂቃ የሚያክል ጊዜ ውስጥ በመስታወት ላይ በመቆም ላጠፋ እችላለሁ ማለት ነው። አየት እያደረኩኝ አንድ አስር አስራ አምስት ደቂቃ ልቆይ እችላለሁ አምስት ደቂቃም ልቆይ እችላለሁ እንደ ሁኔታው ነው። እንደ ሁሉም ነገር በመስታወት ላይ ጊዜ መቆጣጠር ጤናን ይጠብቃል። በየቀኑ ቅድም እንደነገርኩህ ከሰላሳ እስከ ስልሳ ደቂቃ መመልከት ቀኑን በደስታ እንድታሳልፍ ያግዛል። ስለዚህ በእንደዚህ ደቂቃዎች ውስጥ መጠቀም አስፈላጊ ነው ማለት ነው